ዋና ሀላፊ ሀላፊነቶችህ ምንድን ናቸው? ነው የሚለው የኔ ዋና ሀላፊነት ማለት የሀላፊነት አይነት በተለያየ ቦታ የተለያየ ሊሆን ይችላል። አሁን ቤት ውስጥ እኔ የመጀመሪያ ታላቅ ልጅ ነኝ እናም የቤቱ ሀላፊነትህ በእኔ ላይ ነው ያለ ማለትም ታናናሾቼን መንከባከብ ቤት የተለያዩ ስራዎችን መስራት። እንዲሁም የሆነ የሚፈጠሩ የሆነ ነገር ቢፈጠርባቸው እንዳይፈጠርባቸው መጥፎ ነገር የኔ ታናናሾችም መንከባከብ እንዲሁም የቤት ውስጥ ያሉትን ስራዎች መስራት ነው። እናም ከዚህ በተጨማሪ ደግሞ ውጪ ያለኝ ሀላፊነት አለ። አሁን ውጪ ማለትም አሁን እኔ ተማሪ ነኝ። ከዚህ በተጨማሪም ደግሞ ትምህርቴ ላይ ሀላፊነት አለብኝ ማለት ነው። ይሄ ማለት አሁን እኔ ተማሪ በመሆኔ የተነሳ ትምህርቴን በስርዓት የመወጣት ሀላፊነት አለብኝ ማለት ነው

በየትኛው እጅ ትጽፋለህ? ነው የሚለው እኔ የምጽፈው በቀኝ እጄ ነው፤ ምክንያቱም ቀኝ እጄ አብዛኞቹን ስራ መጻፍ ብቻ ሳይሆን አብዛኞቹን ስራ የምሰራውም በቀኝ እጄ ነው፤ ምክንያቱም ያው ቀኝ እጄ በጣም በጣም የተለያዩ ነገሮችን ለማድረግ በጣም ተለዋ በጣም ስለሚታዘዘኝ ቀኝ እጄ የተለያዩ ነገሮችን ለማድረግ ከመጻፍ ውጪም ምግብ፣ ለመብላት እንዲሁም የተለያዩ ስራዎችን በቀኝ እጄ ነው የምሰራው ማለት ነው። እናም ቀኝ እጄ አብዛኛውን ስራ የምሰራው በቀኝ እጄ ነው የምጽፈው በቀኝ እጄ ነው ማለት ነው።

ቅመማ ቅመም የበዛበት ምግብ ትወዳለህ? አወ እኔ ቅመማ ቅመም የበዛበት ምግብ እወዳለሁ። ምክንያቱም ቅመማ ቅመም የምግቡን ጣዕም በጣም እንዲጨምር ያደርገዋል። ከዚህም በላይ የምግቡን ጣዕም ከመጨመሩ በላይ ጥሩ ማዕዛ እንዲኖረውና ጥፍጥናው ነው በጣም እንዲጨምር ያደርገዋል። በዚህ ምክንያት ቅመማ ቅመም በጣም እወዳለሁ ማለት ነው

ነገሮችን በስርዓት ታስቀምጣለህ? የሚለው አሁን የነገሮችን በብዛት በስርዓት አስቀምጣለሁ ምክንያቱም የሆኑ ነገሮችን በስርዓት የማስቀምጥበትም ምክንያት የሆነ ነገር ካገኘን በኋላ ያን ነገር በስርዓት ማስቀመጥ እንዳለብን ነው። እማስበው ምክንያቱም ያን ነገር ልናጣው እንችላለን። ብዬ ስለማስብ እያንዳንዱን ነገሮች በስርዓት ነው የማስቀምጠው ማለት ነው።

መዋቢያ ትጠቀማለህ ነው የሚለው? አዎ እኔ መዋቢያ እጠቀማለሁ የተለያዩ መዋቢያዊ አይነቶችን እጠቀማለሁ አሁን ለምሳሌ እኔ ፊቴን እርድ እቀባለሁ እርድም የተለያየ ለፊቴ ጥሩ ጥሩ ወዝ እንዲኖረኝና ቡገር ፊቴ ላይ እንዳይወጣ ያደርግልኛል ከዚህም በተጨማሪ ቀሲል እቀባለው እነዚህ ነገሮች ፊቴ በጣም ውብና በጣም ማራኪ እንዲሆን ያደርግልኛል። ከዚህም በተጨማሪ ደግሞ ውጪ ስወጣ የምጠቀማቸው ነገሮች አሉ እነሱም የተለያዩ ቻፒስቲኮች አይን የአይን ኩሎችን እጠቀማለሁ ማለት ነው።

አስተያየት መቀበል ትወዳለህ ነው የሚለው አወ እኔ የአስተያየት መቀበል በጣም ነው የምወደው። ምክንያቱም ሰዎች የተለያየ ችግሮችን ከእኛ ሊያዩ ይችላሉ። እናም ያንን ችግር በሚነግሩን ጊዜ ያንን ችግሬን ሲነግሩም ያንን ችግር ተቀብዬ በስርዓት ሳልበሳጭ ያንን ችግሬን ለማስተካከል እሞክራለሁ። ይሄም ጥሩ ነገር ነው ብዬ ነው የማስበው። ምክንያቱም ችግር ካለብኝ ዞረው ስለኔ መጥፎ ነገር ከሚያወሩ ይልቅ ለኔም ፊት ለፊት መጥተው ችግሬን ሲነግሩኝ በጣም ደስ ይለኛል ማለት ነው። እናም ያንን ነገር በቀላሉ ችግር ካለብኝ ያንን ነገር ለመቅረፍ ይረዳኛል ማለት ነው።

ገንዘብ በስልክ ገንዘብ ትልካለህ ነው የሚለው? አዎ እኔ በስልክ ገንዘብ እልካለሁ ምክንያቱም አሁን ቴክኖሎጂ በጣም ስለረቀቀ በቅርብ የሌሉ ሰዎችን በቀላሉ በአካል ሳንገናኝ ለሰዎች በስልኬ ብቻ በቀላሉ ገንዘብ ልካለሁ ማለት ነው። ይሄም ነገር። በአካል እንኳን ባንገናኝ ከነዛ ሰዎች ጋር በቀላሉ የፈለግነውን ገንዘብ መላክ ስለሚችል የተለያዩ ሰዎች በስልኬ በሞባይል ባንኪንግ አማካኝነት ገንዘብ ልካለሁ ማለት ነው

ዛሬ የመጀመሪያ ምግብህ ምን ነበር ነው የሚለው አሁን የዛሬ የመጀመሪያ ምግቤ ሽሮ ነው። ሽሮ በጣም የምወደው ምግብ ነው ሽሮ በጣም አብዛኛው ጊዜ ኢትዮጵያን የምንመገበው ምግብ ነው እኔም በጣም ተወዳጁ ምግቤ ነው ምክንያቱም ሽሮ የምወድበት ምክንያት አንደኛ ሆዴን በጣም ስለማይነፋኝና ለጨጓራዬም ስለሚመቸኝ ነው

የምትወዱት ምግብ ምንድነው? እኔ የምወደው ምግብ ስጋ ነው። ስጋ በጣም የምወደው ምግብ ነው ምክንያቱም ስጋ አንደኛ በጣም ጣፋጭ እና ለሰውነትም ጠቃሚ ነገር ነው ከዚህም በተጨማሪ አብዛኛውን ጊዜ ስጋ የምበላው ደግሞ በ በዓላት በ በዓል ወጊዜያት ነው። ይህም ለሰውነቴ በጣም ገንቢና በጣም ለኔ ተወዳጅ ምግብ ነው።

በጎ አድራጎት ሰርተህ ታውቃለህ ነው የሚለው አሁን የበጎ አድራጎት እሰራለሁ የተለያዩ በጎ አድራጎት ድርጅቶች ላይ እሰራለሁ። ለምሳሌ የተቸገሩ የጎዳና ተዳዳሪዎችን መርዳት እንዲሁም ልብስ የተለያየ ከተለያዩ ሰዎች ልብስ የማይለብሱትን በመቀበል ለነዛ ጎዳና ሰዎች መስጠት። እንዲሁም የተለያዩ በጎ አድራጎቶች ለምሳሌ ደም ማስለገስ እነዚህ እነዚህን አይነቴ በጎ አድራጎት ስራዎች ላይ ሰርቻለሁ ማለት ነው

መብራት ሲቋረጥ ምን ታደርጋለህ ነው? አሁን እኔ መብራት ሲቋረጥ ሲቋረጥ የማደርጋቸው ነገሮች ውስጥ አንዱ ሻማ በራለሁ ሻማ ብርቼ የተለያዩ ስራዎችን እሰራለሁ ማለት ነው። መብራት እስኪመጣ ድረስ ይህንንም በማድረግ ከማድረጌ በተጨማሪ አሁን ለምሳሌ ሻማ አብርቼ ሻማው እንዳያልቅ መብራት እስኪመጣ ድረስ ሻማዎቹ ጋር አሻቦ አደርግባቸዋለሁ ማለት ነው። ይሄ የአንደኛው የሻማ ቶሎ እንዳይልቅ የመቆጠቢያ መንገድ ነው።

ጥፍርህን ትቆርጣለህ? አዎ እኔ ጥፍሮቼን እቆርጣለሁ ምክንያቱም ጥፍሮቼ ሲያድጉ የተለያዩ ቆሻሻዎችን ሊይዙና በተለያዩ በሽታ ሊያጋልጡን ስለሚችል ጥፍሮችን ሲያድጉ ቶሎ ቶሎ እቆርጣለሁ ማለት ነው። ከዚህም በተጨማሪ ጥፍር ሲያድግ አንደኛ ለሚያየን ሰው ራሱ ውበት ስለማይሰጥ ጥፍሮቼን በደንብ እቆርጣለሁ። ማለት ነው

ኮከቦችን መመልከት ትወዳለህ? አዎ እኔ ኮከቦችን መመልከት በጣም ነው የምወደው ምክንያቱም ኮከቦች በጣም ደስ የሚሉ ነገር ናቸው። ኮከቦችን በማየት ምሽቱን ደስ በሚል ሁኔታ አሳልፋለሁ ማለት ነው። ኮከቦችን ማየት በጣም ያስደስተኛል። ምክንያቱም ኮከቦች ኮከቦችን ሳይ ለኔ በጣም የሚያስደስተኝ ነገር ነው

የስራ ቦታህ እንዴት ነው? የኔ ስራ ቦታ በጣም ደስ የሚል ቦታ ነው። በአካባቢየም ያሉ ሰዎች በጣም ሰላማዊ ሰዎች ናቸው እንዲሁም ከምሰራባቸው ሰዎች ጋር። ጥሩ ግንኙነት አለኝ። በተለያየ ጊዜ እርስ በእርስ እንደጋገፋለን። ማለትም በሀዘን ጊዜም ሆነ በደስታ ጊዜ አንድ ላይ ነው እያንዳንዱን ነገሮችንም የምናሳልፈው። በህትና በህትና በወንድምነት ነው የምንቀራረበው። እናም በጣም ደስ ይላል አካባቢው ደስ የሚል። የስራ ቦታየ በጣም ደስ የሚል ሁኔታ ነው የማሳልፈው ማለት ነው።

አቧራ ችግር ይፈጥርብሃል አዎ ለኔ አቧራ ችግር ይፈጥርብኛል። አቧራ የተለያዩ በሽታዎችን ያመጣል። አሁን ለኔ አቧራ ምናምን ከነካኝ ወይም አቧራ ከበነነብኝ ጉንፋን ይዘኛል ማለት ነው። ከጉንፋንም በተጨማሪ ሳይነስ ስላለብኝ ሳይነሴ እንድነሳ ያደርገኛል ማለት ነው። እና አቧራ ለኔ በጣም ችግር ፈጣሪ ነገር ነው

የዝናብ ውሃ ትሰበስባለህ አዎ እኔ ዝናብ በሚዘንብበት ጊዜ የዝናብ ውሃ እሰበስባለሁ የዝናብ ዉሃ ብዙ አይነት ጠቀሜታዎች አሉት። ምክንያቱም በ ከቧንቧ ሀይል ከመጠቀም ይልቅ የዝናብ ዉሃ አጠራቅሜ እጠቀማለሁ ይህም የማደርግበት ዋናኛው ምክንያት ወጪ ለመቆጠብ ነው። የቧንቧ ውሃ በምት ብዙ ጊዜ የምጠቀም ከሆነ ገንዘብ ከማወጣ ይልቅ። የተፈጥሮው ዉሃ ዝናብ በሚዘንብበት ጊዜ የዝናብ የዝናቡን እያቆምኩ እጠቀማለሁ ማለት ነው

ቅጽል ስም አለህ አሁን ቅጽል ስም አለኝ አሁን ትክክለኛ ስሜ ቅድስት ነው። ግን የተለያዩ ቅጽል ስም ደግሞ ቤተሰቦቼ ያወጡልኝ አለ ጓደኞቼም ያወጡልኝ አለ አሁን ለምሳሌ ቤት ውስጥ ሞዬ እያሉ ይጠሩኛል እዚህ ደግሞ ከዚህ ጓደኞቼ ደግሞ ቤት እያሉ ይጠሩኛል ማለት ነው። እናም ያንን ቅጽል ስም ልክ በቃ እንደዚህ እንደራሴ መገለጫ አድርጌ እጠቀምበታለሁ ማለት ነው።

ከጎረቤቶቸ ጋር ጥሩ ግንኙነት አለህ? አወ እኔ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ጎረቤቶቸ ጋር ቡና እምጠጣው ጎረቤቶቼ ጋር ነው። እንዲሁም የተለያዩ ነገሮችን ጎረቤቶች ጋር አደርጋለሁ። በሀዘን ጊዜ በደስታ ጊዜ አንድላይ ነው ጊዜያችንን የምናሳልፈው ማለት ነው።

ሳህኖችን መታጠብ ትወዳለህ? የሚለው አዎ ሳህኖችን አጥባለሁ ማጠብ እወዳለሁ ይሄ የሚያስደስተኝ ነገር ነው። ሁሌ ቤት ውስጥ ቁርስ ምሳና መራቅ ከበላን በኋላ ሳህኖችን ቶሎ ቶሎ አጥባለሁ ማለት ነው። ይሄን የማደርግበት ምክንያት ደግሞ ሳህኖችን ወዲያው እንደበለን ማጥበብበት ምክንያት አንዱ ሳህኖች በሚቆዩበት ጊዜ የተለያዩ ትንኞችን ምናምን ሊሰበስብ ይችላል። እንዲሁም ሲደርቅ ሲደርቅ ሳህኑ ከደረቀ ለማጠብም ስለሚያስቸግር። እኔ ሳህኖችን የማጥበው ቶሎ ከምግብ ከበላን በኋላ ሳህኖችን አጥባለሁ ማለት ነው። ይሄ ነገር በጣም ይስደስተኛል

ትንኞች በአካባቢህ አሉ አዎ እኔ በእኔ አካባቢ ውስጥ ትንኞች አሉ። ትንኞች በተለያዩ መንገድ ይመጣሉ በእኔ አካባቢ ውስጥ ለምሳሌ የሆነ ጣፋጭ ነገር ሲደፋው ለሻይ ምናምን ሲደፋ ወይንም ስኳር ወይንም ምግብ የሆነ ጥብጣቤ ካለ ትንኞች ይመጣሉ ማለት ነው። እና በአካባቢዬ እነዚህ ነገሮች ይህንን እያሸተቱ ምንድነው? ምናምን ይመጣሉ ማለት ነው። ይህንንም ለመከላከል ያንዴ በቤቱ ውስጥ የተለያዩ ጽዳቶችን አደርጋለሁ ማለት ነው።

ላፕቶፕ አለ አዎ ላፕቶፕ አለኝ ላፕቶፕ ለተለያየ አገልግሎት ይጠቀማበታሉ ለተለያዩ ስራዎችን የምሰራውም በዛ ነው። ለምሳሌ ላፕቶፕ ፊልም ለማየት እጠቀምበታለሁ ላፕቶፔን። የተለያዩ ነገሮችን ለማንበብ እንዲሁም የተለያዩ ፌስቡኮችን በላፕቶፕ እጠቀማለሁ ማለት ነው።

ጭንቀት ሲሰማ ምን ታደርጋለህ? እኔ ጭንቀት ሲሰማኝ የማደርገው ነገር ሁሌም ወደ ሲጨንቀኝ ወደ ቤተክርስቲያን እሄድና ጸሎት አደርጋለሁ ማለት ነው። እንደዛም በማደርግበት ጊዜ የተሰማኝን ጭንቀት። የተሰማኝን ሀዘን እና ለሰዎች መናገር ያልፈለኩትን ነገር ቤተክርስቲያን ሄጄ ያን ነገር ለፈጣሪ ስነግረው በጣም ጭንቀቴ ይቀልልኛል። ማለት ነውና ሲጨንቀኝ የማደርገው ሁሌ ወደ ቤተክርስቲያን ሄጄ መጸለይ ነው ማለት ነው።

የምታውቀውን አንድ ምሳሌ ንገረኝ እኔ ከማውቀው አንድ ምሳሌ ውስጥ ሲሮጡ የታጠቁት ሲሮጡ ይፈታል የሚል ምሳሌ አውቃለሁ። ሲሮጡ የታጠቁት ሲሮጡ ይፈታል ማለት የሆነ ነገር በችኮላ ያንን ነገር ለማድረግ በምንሞክርበት ጊዜ ያ ነገር ሊበላሽብንና ሙሉ ሙሉ በሙሉ ያን ነገር ልናጣው እንችላለን ማለት ነው። በዚህ ምክንያት እያንዳንዱን ነገር ቀስ ብለን በእርግጠኝነት መስራት አለብን ማለት ነው። ይሄ ምሳሌ የሚናገር

ገመድ መጠቀም ታውቃለህ አዎ እኔ የገመድ መጠቀም አውቃለሁ። የተለያዩ ጊዜም ገመድ እጠቀማለሁ አሁን እኔ ገመድ የምጠቀመው ልብስ ለማስጣት ገመድ እጠቀማለሁ ማለት ነው። እንዲሁም ለተለያዩ ስራዎችም ገመድ እጠቀማለሁ ለምሳሌ ጉድጓድ ኋለ መሳብ ገመድ ይጠቀማሉ ማለት ነው። ጉድጓድ ሆአን የምስበው ደግሞ ከጎማው ላይ ገመዱ ይታሰርና ወደ ወደ ገደሉ ተልኮ በገመዱ ተስቦ ውሃ ይጠለቃል ማለት ነው። ገመድ ብዙ ጥቅሞች አሉት። ከእኔ ከምጠቀምባቸው ጥቅሞች ውስጥ ጥቂቶቹን እነዚህ ናቸው ማለት ነው።

ልብስ ምን ያህል ጊዜ ታጥባለህ? እኔ ልብስ የማጥበው በሳምንት አንድ ግዜ ነው በሳምንት አንድ ግዜ እሁድ እሁድ አጥባለሁ ማለት ነው። ይሄም የማደርግበት ምክንያት እሁድ የስራ ቀን ስላልሆነና የእረፍት ቀኔ በመሆኑ ምክንያት። ጊዜን የማጠፋው ልብስ በማጠብ እና የተለያዩ ስራዎችን በመስራት ነው ማለት ነው። እና ልብሶችን የማጥበው በሳምንት አንድ ቀን እሁድ እሁድ ነው ማለት ነው። ምክንያቱም ሌላውን ቀን ስለማይመቸኝ የእረፍት ቀኔ እሁድ እሁድ ስለሆነ። ልብስ የማጥበው እሁድ ቀን

ጊዜህን በደንብ ታስተዳድራለህ? አዎ ጊዜዬን በደንብ አስተዳድራለሁ እያንዳንዱን ጊዜዬን የማጠፋው በእቅድና በፕሮግራም ነው ማለት ነው። ምክንያቱም ለኔ ጊዜ ወርቅ ነው ብዬ ነው የማስበው። እናም ያለ ያለ ምንም ስራና ያለ ያለ እቅድ ምንም አንድ ደቂቃም ቢሆን ማጥፋት አያስደስተኝም። እና ሙሉ ስራዬን ሁሌም በእቅድና በፕሮግራም ምሰራው ማለት ነው

የመጠጥ ውሃህን ከየት ታገኛለህ? እኔ የመጠጥ ውሃዬን የማገኘው የታሸገ ውሃ ነው የምጠጣው። ምክንያቱም የቦምቧ ውሃ ለጤናዬ ስለማይስማማኝና ስለሚያመኝ። ኦዲን ስለሚያመኝ እኔ የምጠቀመው የታሸገ ውሃ ነው። ከሱቅ የታሸጉ ሀዋዎችን እየገዛሁ እጠቀማለሁ ማለት ነው።

በቀን ምን ያህል ውሃ ትጠጣለህ? እኔ በቀን ሁለት ሊትር ያህል ውሃ እጠጣለሁ። ለዚህም ጤንነቴ የተጠበቀ ነው ማለት ነው። ውሃ የተለያዩ ጥቅሞች አሉ። አንደኛ በኩላሊታችን ውስጥ ያሉትን ጠጠሮች አጥቦ ስለሚያወጣ እንዲሁም ለጤና በጣም ተስማሚ ስለሆነ ውሃ ብዙ ጊዜ እጠቀማለሁ ማለት ነው። ሁሌም ምግብ ከተመገብኩ በኋላ እጠጣለሁ ማለት ነው። ጠዋት ከእንቅልፌ ከመነሳቴና ምግብ ከመብላቴ በፊትም እጠጣለሁ ማለት ነው።

ስንት ብርድ ልብስ ትጠቀማለህ? እኔ የምጠቀመው የብርድ ልብስ መጠን አንድ ነው። ምክንያቱም እኔ የምኖረው ባህርዳር ውስጥ ነው እናም ባህርዳር በጣም ሞቃት ከተማ በመሆኗ የተነሳ ብዙ ብርድ ልብስ አያስፈልግም ማለት ነው። እናም በዚህ የተነሳ እኔ ብዙ ብርድ ልብሶችን ተጠቃሚ አይደለሁም። እናም የአንሶላዎችን ብቻም ልጠቀም እችላለሁ ማለት ነው። እናም ያው ብርድ ልብስ ብዙም ጊዜ ባህርዳር ውስጥ አስፈላጊ ስላልሆነ አንድ ብቻ ነው እኔ ብርድ ልብስ የምጠቀም

ምን አይነት ስልክ ትጠቀማለህ? እኔ የምጠቀመው ሳምሰን ግን ኤዜሮ አምስት ስልክ ተጠቃሚ ነኝ። የሳም ሰንግ ስልክ እንደሚታወቁት በጣም ጥራት ያላቸውና ቻርጀራቸው ብዙ ሰዓት እንደሚቆይ ይታወቃል። ከዚህም በተጨማሪ ለተለያዩ አገልግሎቶች ይጠቅማል ማለት ነው። ሳምሰንግ ስልኮች ማለትም ካሜራቸው በጣም ኳሊቲ ያለው በመሆኑ ብዙን ጊዜ ተመራጭ ናቸው።

ገንፎ ትበላለህ? አዎ እኔ ገንፎ እበላለሁ አብዛኛውን ጊዜ ገንፎ በጣም ተወዳጅ ምግብ ነው። እናም ገንፎ አብዛኛውን ጊዜ የሚበላው በእኛ አካባቢም በሰው በሚወልድበት ጊዜ በአስረኛው ቀን ገንፎ ይገነፋና ይበላል ማለት ነው። እናም እኔ ገንፎ በዛ ጊዜ እበላለሁ ማለት ነው